አንድ ብርድ ልብስ እጠቀማለሁ ማታ ማታ ስተኛ። ሙቀት ስላለ ሌሊቱም ወበቃማ ነው፤ በዚህ ምክንያት የምጠቀመው አንድ ብርድ ልብስ ነው። ከዛ ውጪ ደርቤ የምጠቀመው ሁለት ሶስት ብርድ ልብሶች የሉም። እና ሁልጊዜ ማታ ማታ የምጠቀመው አንድ ብርድ ልብስ ነው የምለብሰው በጣም ሙቀት ስላለ ማለት ነው።

በትምህርት ቤት ውስጥ እያለሁ የምወደው ትምህርት ታሪክ ወይንም ደግሞ ሂስትሪ ነበር ምክንያቱም የተለያዩ የድሮ ታሪኮችን መስማት ያስደስተኛል። እና ውጤቴም ደግሞ ጥሩ ውጤት አመጣ ስለነበረ የታሪክ ትምህርቶችን በጣም እወዳለሁ። እና በጣም ኢንተረስቲንግ ሆኜ ነበር ትምህርቱን የምከታተለው። እና የታሪክ ትምህርት እወዳ